ጠዋትን በስራ ነው ምን ታደርጋለህ? ጠዋት እንግዲህ የማደርገው ነገር ስፖርት እሰራለሁ እጸልያለሁ። ከዛ እንደዚህ እንደዛ እንደዛ እንደዚህ በማድረግ ጊዜውን አሳልፋለሁ። ከዛ ወደ ስራ እሄዳለሁ ማለት ነው። ወይ እንደዛ ነው ማለት

አካባቢውን ይወዳሉ? አዎ እወዳለሁ እና አካባቢዬን እወዳለሁ ስለዚህ አካባቢያችንን መውደድ ይኖርብናል ምክንያቱም አካባቢያችንን እየወደድን ስንመጣ በጣም ጥሩ ነው ማለት ነው ለኛ ራሱ አስፈላጊና በጣም ጥሩ ነው ስለዚህ አካባቢያችንን መውደድ አለብን ለዛ ያ የአካባቢ መውደድ እንዲመጣ ደግሞ አካባቢያችንን ማጽዳት እና መጠበቅ አለብን ሁሌ ማለት ነው አካባቢያችን ጽዱ ካልሆነ ምርጥ ካልሆነ የ ከባድ ነው ማለት ነው። አካባቢያችንን ለመውደድ እንቸገራለን ግን አካባቢያችንን የምናጸዳ እና የምንወድ ከሆነ አካባቢያችንን በቀላሉ እንወዳለን ማለት ነው። ስለዚህ አካባቢያችንን ለመውደድ ንፁህና ጽድት ያለ አድርገን መጠበቅና መንከባከብ ይኖርብናል ማለት ነው ደስታ ለማግኘት እና አካባቢያችን ሁሌም እንድንወድ ከተፈለገ በደንብ ሁሌም ማጽዳትና መጠበቅ

ሰዎችን በአይን ትመለከታለህ ይሄ ይሄ ሲጀመር ምን አይነት ጥያቄ ነው? እና በምንድነው የምመለከተው? አዎ እመለከታለሁ በደንብ። እመለከታለሁ አይን ካልሆነ ሰዎችን በምን ልመለከት እችላለሁ። ግዴታ ነው ሰዎችን በአይን። በ በአይን መመልከት ማለት ነው

መብራት ሲቋረጥ ምን ታደርጋለህ? እንግዲህ ይሄ መብራት እስከሚቆረጥ አለመጠበቅ ነው መጀመሪያውኑ መጀመሪያ መብራት በደንብ ሁሌም መከታተል እና እየተከታተሉ መክፈል አስፈላጊ ነው። በመጀመሪያ ላይ እዚህ መብራትን ሁሌም ምን ላይ እንደሆነ ስንት እንደፈጀ ስንት ጊዜ እንዳለ? በአግባቡ ሁሉ ጊዜ ጠብቀህ እንትን ካልክ የመቆረጥ እንትኑ ትንሽ ነው ማለት ነው። ስለዚህ ሁሌ ማብራታችን እንዳይቆረጥ ለምሳሌ አራት አምስት ጊዜ የማትከፍል ከሆነ እና እዛ ሄደህ ማታመለከት ከሆነ ይቆረጣል ማለት ነው። ስለዚህ በሚቆረጥ ጊዜ አሁን ምን ታደርጋለህ ነው? አሁን ለምሳሌ ቢቆረጥ ምን እንደረዳ? ስለዚህ ያለብን እዳ በመክፈል ቅጣቱንም ካለ ቅጣቱን በመክፈል እንትን ማለት ነው ማስመለስ ነው። እንጂ ሌላ ምንም የምናደርገው ነገር የለም ማለት ነው

ድንጋይ ስብስብ ታደርገልህ ድንጋይ ስብስብ ታደርጋለህ። አዎ እንግድህ እንደስ እንደ ስራው ሁኔታ ነው ለምሳሌ አንዳንድ ጊዜ ስራ በሚያስፈልግበት ጊዜ ስራ ባለበት ጊዜ። ምን ታደርጋለህ ለድንጋይ ትሰበስባለህ ማለት ነው። ያን ድንጋይ ሰብስበህ ትጠብቃለህ ማለት ነው። ስለዚህ ድንጋዩን ሰብስበህ መጠበቅ ያንተ ፋንታ ነው ማለት ነው። ይሄ እንዳይበታተን ሰው እንዳይወስደው። መኪናም ታኮ እንዳይሆን ስለዚህ። ለብዙጊዜ በአሪፍ መንገድ ለመጠቀም ስትፈልግ ሰብስበህ ታደርገዋለህ ማለት ነው። ሰብስብ አርገህ ሰውም እንዳይነካው እንዳይጠፋም ስለዚህ ሌላ ነገርም እንዳይወስደው ምናምን ሰብሰብ አርገህ ማስቀመጥ እና ማስቀመጥ ነው ማለት ነው። ስለዚህ እንደዛ አይነት ነገር ውስጥ መግባት ያስፈልጋል ማለት ነው

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ እንግዲህ እቤቴ ከገባው በኋላ። ትንሽ መክሰስ በልቼ ወደ ቤተክርስቲያን እሄዳለሁ። ከቤተክርስቲያን እቺ የሆነ ትንሽ ቪዲዮ የማየው ካለ እሱን ቪዲዮ አይቼ ሁለት ሰዓት ሲሆን ፊልም ማየት ይጀምራሉ። ለሱ ፊልሞች አሉ እስከ ሁለት ሰዓት እስከ አራት ሰዓት ባለው ከዛ። ብዙ ጊዜ የማደርገው ከአራት ሰዓት በኋላ እንቅልፌን ነው የምተኛው በቃ እንቅልፌን እተኛለሁ። ስለዚህ ከአራት ሰዓት በኋላ ስራዬ ምንድነው እንቅልፍ ነው ምሆነው ማለት ነው። ስለዚህ ከስራ በኋላ ይሄን ይመስላል መውጣት ስምም ማግባት። እንደዛ እንደዛ ማድረግ በቃ። ከእራት በኋላ ፊልም ማየት ጋር ፊልም ካየሁ በኋላ ወደ እንቅልፍ ወደ ነገው ማለት ነው። ስለዚህ እንደዚህ ነው የሚሆነው እኔ። ፕሮሰስ ብዙ ጊዜ እንደዛና እንደዛ ነው የሚሆነው ማለት ነው።

ከስራ ስዓት በኋላ ትሰራለህ? እንግዲህ አሁን ምሰራው ቢሮ ምናምን ነው ቀን ምውለው ቢሮ ነው። ስለዚህ የኦንላይን ስራዎችን እሞካክራለሁ። እሱም ቢሮ ውስጥ ሆኜ እሞክራለሁ። ቤትም ስሄድ እሞክራለሁ ማለት ነው። ከስራ በኋላ በቃ ሰዓት ካገኘሁ ወይንም ደግሞ ጸጥ ያለ ኢንቫይሮመንት ካገኘሁ። ወይም ጸጥ ያለ ቦታ ሰው የማያወራ ምናምን ከሌለ። እሱን ነው የማየው እሱን ነው የምሰራው ማለት ነው። ስለዚህ እንደዛ ነው የማደርገው። ስለዚህ እንደዛ ነው የማደርገው እኔ ብዙ ጊዜ። በቃ እንደዛ በማድረግ ከስራ በኋላ ሰአቴን የማሳልፈው ማለት ነው። ስለዚህ በዛ መንገድ ውስጥ አልፌ ነው። እንትን የምለው እንጂ ዝም ብዬ እንትን አልልም ማለት ነው። ስለዚህ ከስራ በኋላ። ስራ እሰራለሁ የኦንላይን ስራ ጄሚ ነበረ። እሷ አሁን በእንግሊዝኛ ትንሽ እንትን ስለተባለ

በበዓላችሁ ሰርግ እንዴት ይከናወናል? ይላል። እና በበአላችን ሰርግ በጣም ምርጥና አስፈላጊ ነው። ሰርግ ሲባል እንግዲህ ሰዎች ተዋደው ተፋቅረው አብሮ ለመኖር በአንድ ጣራ ስር አብሮ ለመኖር ሲወሰኑ የሚደረግ ስነ ስርዓት ስለሆነ ስለዚህ ሰርግ እንግዲህ የሰርግ 'ቤዙ' ወይንም ዋና ነገሩ ፍቅር ነው ማለት ነው። ስለዚህ ሰዎች ከተዋደዱ በኋላ ወዴት ይኬዳል ወደ ሰርግ ነው። ስለዚህ ያን ሰርግ ለማካሄድ ደግሞ እንትኖች አሉ ቅድመ ሁኔታዎች አሉ መጀመሪያ መጀመሪያ ሰዎች በቃ ትንሽ ራሳቸውን መቻል አለባቸው። አብሮ የሚኖርበት ነገር ሊያመቻቹ ይገባል። ለምሳሌ እቤት ካላቸው እሰየው ካልሆነ ደግሞ ቤት ይከራያሉ። እቃ ይገዛሉ። ከዛ እቃ ይገዛሉ ከዛም ከገዙ በኋላ የሚያስፈልጋቸውን ነገር ያሟላሉ መጀመሪያ በቃ ተጋግዘው ያ እቃውን ይሞላሉ። ከሌላቸው ግን አንዱን ተከራይ ከሆነ አንዷ እሱ ወይም ተከራይ ከሆነች ቤት ይከራያሉ። ከዛም የሆነ ነገር ያሟላሉ። ካሟሉ በኋላ በቃ ለወደፊት የሚሆን ትንሽ ነገር ያመቻቻሉ። ከዛ እንደ ለሰርግ የሚሆን ትንሽ ነገር ያመቻቻሉ። ብዙ ጊዜ ግን ያው ሰርግ ሲባል ቤተሰብ ነው ስለሚደግስ ስለዚህ እሱ ችግር የለውም ካለው ቤተሰቡ ካለው ነው ከሌለው ግን ልጁ ራሱ ነው አፈር ደቼ በልቶ ለሰርጉ ወጪ የሚያዘጋጀው ማለት ነው። ስለዚህ ያ ሰርግ ለማዘጋጀት እንግዲህ መጀመሪያ ምን ይደረጋል ሽማግሌ ይላካል። ስለ ልጁ የሚያውቁ ስለ ልጁ በደንብ የሚያውቁና የሚረዱ ስለሱ ማስረዳትና ቤተሰቦቿን ማሳመን የሚችሉ ይልካሉ ማለት ነው።

የክላውድ ማከማቻ ትጠቀማለህ? ይላል አዎ እንግዲህ የ የክላውድ ለምሳሌ ጎግል ክላውድ ለምሳሌ ብዙ ዳታ ካለ ብዙ ዳታ ካለ እዛ ውስጥ እዛ ላይ በማጠራቀም ዳታውን እንዳይጠፋ ማድረግ ለማድረግ ጎግል ክላውድ እጠቀማለሁ ማለት ነው። ስለዚህ ዳታው በጣም ብዙና ሃንድል ለማድረግ ወይንም ደግሞ በደንብ ለመያዝ ሲባል የጎግል ክላውድን ብዙ ጊዜ እጠቀማለሁ ማለት ነው። ሰዎችም ይ የተለያዩ ክላውድ ማከማቻዎች አሉ። ስለዚህ ሰዎች እንደዛ አይነት ክላውዶችን ይጠቀማሉ ማለት ነው። ስራ በሚሰሩበት ጊዜ ትልቅ ዳታ ከሆነና ትልቅ ዳታ ከሆነና ለማከማቸት ወይም ደግሞ ስቶር ለማድረግ የሚጠቀሙት ጎግል ክላውድ እንዲሁም ሌሎች ክላውዶች አሉ። ስለዚህ

የምትወደው ሬስቶራንት የት ነው? የሚለው እና እንግዲህ ሬስቶራንቶች የሚያስወድዳችሁ ወይንም ደስ የሚል የሚያስብላቸው ነገር ብዙ ነው ማለት ነው። ለምሳሌ የከስተመር አያያዝ ወይ የደንበኛ አያያዝ። እንደዛው ደግሞ የምግባቸው ጥራት ምግባቸው አሪፍ መሆኑ ብዛቱ አንዳንድ ጊዜ የምታወጣው ብርና የምታገኘው የምግብ ኳሊቲና ብዛት ራሱ ይለያያል። ስለዚህ ምግቡ ጥራት ያለውና ብዛት ካለው ከሆነ በጣም አሪፍ ነው ማለት ነው። ብዙ ጊዜ እንደዛ መሆን አለበት እንደዛም መሆን ስላለበት ማለት ነው። ባወጣኸው ልክ መጠቀም ስላለብህ ማለት ነው። ስለዚህ የምግብ ሬስቶራንት እኔ የምወደው ለምሳሌ አዲስ አበባ ውስጥ የተለያዩ የሬስቶራንቶች አሉ ስለዚህ እዛ ሬስቶራንት ውስጥ ተሄዶ ምግብ መብላት እንደዛ እንደዛ ደስ ይለኛል ማለት ነው።

ባዶ እግር መራመድ ታውቃለህ አዎ። ምን? ባዶ ከዚህ በፊት አንዳንዴ ያው አንዳንዴ እኮ ቤትም ውስጥ ይሁን ምናምን ላይ በባዶ እግር ትራመዳለህ አይደል? አብሶ ቤት ውስጥ። ስለዚህ ውጪ ላይ ሲሆን ግን ከባድ ነው የሚሆነው ለምን መሰለህ? የተለያዩ እንትኖች አሉ የሚወጉ ነገሮች። እንጨት ብረታ ብረት መርፌ ነገር ምናምን ሊጣል ስለሚችል ስለዚህ። ስለዚህ እንደዛ ነገሮች ደግሞ ሰዎችን ይጎዳሉ ማለት ነው። ስለዚህ እንደዛ አይነት ከዛ አይነት ነገር ለመራቅ ሲባልና ይሄንን ለማስወገድ ሲባል ምን ማድረግ አለብን? ሁሌም ከዛ ነገሮች መውጣት ይኖርብናል ማለት ነው። ስለዚህ ሁሌ ጫማ ብናደርግ የተመረጠ ነው። ግን እኔ ተራምደህ ታውቃለህ ነው የተባልኩት? አዎ አውቃለሁ ተራምጄ አውቃለሁ በእግሬ ተራምጄ አውቃለሁ። ሰዎችም ያደርጉታል እኮ ይሄን ነገር

ስንት? ብርድ ልብስ ትጠቀማለህ ነው የሚለው እና የብርድ ልብስ እኛ የምንጠቀመው አንድ ነው ሌሎቹ እንደ ብርድ ልብስ ሆኖ አንሶላ ነገሮች ናቸው። ትንሽ ናቸው። ብርድ ልብስ ስንል ብዙ ጊዜ በጣም ወፋፍራም እና ትልልቅ ነው የምናውቀው። ግን አሁን ደግሞ አጠር ብሎ ራሱ ከተለያየ ከበግ እንትን የተለዩ የሰሩ በጣም ሙቀት ያላቸው ብርድ። ትንሽ ብርድ ልብሶች ራሱ አሉ። አዎ እነሱን እንጠቀማለን ማለት ነው። ስለዚህ እኛ እኔ የምጠቀመው ሁለት ብርድ ልብስ ነው አይሚን አንድ ብርድ ልብስ ነው። በትልቁ። ሌሎች ትንሽ ወጪ አሉ እኔ ለራሴ የምጠቀማቸው ሁለት ብርድ ደርሶች አሉ ማለት ነው። ስለዚህ እነዚህ ስላሉ አለ ማለት ነው የምንጠቀማቸው ማለት ነው። ስለዚህ እነዛ ብርድ ልብሶች ለእኛ ስለሚጠቅሙን ለብርድም ለእንትንም ስለማይ ስለ ስለሚያስፈልጉ

"ስማርት ፎን ትጠቀማለህ?" አዎ በደንብ። አሁን ራሱ ይሄን ነገር ሪኮርድ ወይንም እየቀረጽኩ ያለሁት በምንድነው በስማርት ፎን ነው። ይሄ ስማርት ፎኖች ምንድነው የሚያደርጉት የተለያዩ ቨርዥን አለ የተለያየ እንትኖች አሉ። ስለዚህ ያ ነገር ደግሞ ጥቅሙ ምንድነው ባለበት ቁጭ ብለህ በነ ከሩቅም ሆነ በቅርብ ሰዎች እንዲገናኝ ሰዎች መልእክት እንዲላላኩ ቪዲዮ እና መልእክት እንዲላላኩ ያግዛል ማለት ነው። በአሁኑ ጊዜ ስማርት ፎኖች በጣም ጥሩ ነገሮች ናቸው፤ እና ሰዎች አንድ መልእክትን ወደ አንድ መልእክት በሰከንድ ውስጥ በደቂቃዎች ውስጥ ለማድረስ የሚጠቀሙበት ነው። እንደዛውም ደግሞ በአሁን ጊዜ ሰዎች ብዙ ስራ እየሰሩበት ያለው ነገር በምንድነው ማለት ነው በስማርት ፎን ነው ማለት ነው። ስለዚህ ስማርት ፎን አሁን ከስልክነት አልፎ የስራ እቃ ሆኗል ማለት ነው ስራ የምንሰራበት ነገር ነው ማለት ነው። ስለዚህ ስራ የምንሰራበት ነገር ስለሆነ ሁሌም መጠቀም ይኖርብናል ማለት ነው።

ሌሎችብ ማበረታታት ትችላለህ አዎ እችላለሁ። ምክንያቱም ህይወታችን ሁሌም ምንድነው? ሁሌም ከፍታና ዝቅታ ይኖራል ህይወታችን ውስጥ ማለት ነው። በሰዎች ህይወት ውስጥም እንደዛው ነው ማለት ነው። ስለዚህ ሰዎች ከፍ ዝቅ በሚሉበት ጊዜ ነገሮች ጥሩ ባልሆነበት ጊዜ ሰዎችን ማበረታታት ግዴታ ነው። ምክንያቱም ሰዎችን የማታበረታታ ከሆነ አንተም አንድ ቀን እንደዛ ሊገጥምህ ይችላል። ማበረታታት ባለህ አቅም በጉልበትም ይሁን በገንዘብም ይሁን በሀሳብም ይሁን ስዎችን ማበረታታት አለብህ ማለት ነው። ስለዚህ ጥሩ ስራ ሲሰሩ እንትን ሲያደርጉ ማበረታታት ግዴታ እና አስፈላጊ ነው። ስለዚህ ሰዎችን ማበረታታት ለራስ ጥቅም ነው። ልክ ምንድነው የሚባለው? የሆነ ነገር የሆነ ደግነት ለ ለሰው አረክ ማለት ያ ብድር የሆነ ጊዜ አንተ ጋር ዞሮ ይመጣል። ስለዚህ ተጠቃሚው አንተ ትሆናለህ አንድ ቀን ማለት ነው። ስለዚህ ሁሌም ተጠቃሚ ለመሆን ፈጣሪ የሚወደውን ነገር መስራት አለብህ ማለት ነው። ስለዚህ ፈጣሪ የሚወዱን ነገር መስራት አስፈላጊ ነው። ሁሉ በህይወቴ ውስጥ አስፈላጊው ነገሩን ካልሰራህ ላንተም ደግሞ ፈጣሪ ጥሩ ነገር አንተ ከሰራህ ፈጣሪም ላንተ ጥሩ ነገር ይሰጥሀል ማለት ነው።

የይለፍ ቃልህን ትጠብቃለህ አዎ እጠብቃለሁ እንግዲህ እኔ እንግዲህ እጠብቃለሁ ብዬ ነው የምገምተው። ምክንያቱም የይለፍ ቃል በአሁኑ ጊዜ በጣም አስፈላጊ ነገር ነው። ሰዎች በቀላሉ ያንተን የይለፍ ቃል በመጠቀም። ብር ሊዘርፉ ይችላሉ ከባንኮች አካውንት ላይ ሊሆን ይችላል። ስለዚህ ባንክ የይለፍ ቃልህን መጠበቅ ሁሌም ተመሳሳይ አለማድረግ መቀያየርም አስፈላጊ ነው። ምክንያቱም ሰዎች ብዙ ጊዜ ሙከራዎችን ያደርጋሉ። ስለዚህ ያ ሙከራ አንተ ላይ እንዳይሆን ምን ማድረግ አለብህ ሁሌም መሞከር ያስፈልጋል ማለት ነው። ስለዚህ እኛ ሁላችንም ሁልጊዜ ምን ማድረግ አለብን ይለፍ ቃልን? መጠበቅና በጥሩ ሁኔታ እንትን ማድረግ አለብን። ካልሆነ ምንድነው ችግር ችግር አለው ማለት ነው። ይለፍ ቃልን ማን? ጠብቅ ከሆነ ተበላን ማለት ነው

የስልክ ባትሪ ምን ያህል ይቆያል? የስልክ ባትሪ እንግዲህ ብዙ ጊዜ ጥሩ ብዙ ጊዜ ይቆያል ጥሩ ጊዜም ይቆያል አንዳንዴ ማለት ነው። የስልክ ባትሪ አንዳንዴ ሙሉ ቀን የምሰራ ጠዋት በደንብ ከሞላሁት ሙሉ ቀን ይሰራልኛል ማለት ነው። ለምሳሌ አስር ሰዓት ሊሆን ይችላል የሚሆነው ስለዚህ ሁልጊዜም እንደዛ ማረግ ያስፈልጋል ማለት ነው። ስለዚህ ሁል ጊዜ የስልኬ ባትሪ አስር ሰዓትም ሊጠብቅ ይችላል በደንብ ከሞላውት ማለት ነው። ቀኑን ሙሉ ስለምትጠቀም ያለ እፍተን ስለምጠቀም ቀኑን ሙሉ ስለምጠቀመው እንደዛ ሊሆን ይችላል። አንዳንዴ ደግሞ የስልክ ባትሪ በደንብ ካልሞላው ቶሎ ቶሎ ቶሎ ቶሎ ሙላኝ ስለሚል እንደዛ ነው ሚሆነው ማለት ነው

የትርፍ ጊዜ ማሰላፊያዎች ምንድን ናቸው? የትርፍ ጊዜ ማሰለፊያቸው እኔ የምጠቀመው ለምሳሌ ስፖርት አንዳንዴ በመስራት አንዳንዴ ደግሞ ፊልም በማየት ቤተክርስቲያን በመሄድ ከጓደኞች ጋር በመጰናናት ነው የማሳልፈው ማለት ነው። የኔ እንደኔ ያው አንዳንድ ሰዎች ደግሞ የተለያዩ ምግቦችን በመብላትም ሊሆን ይችላል። ሌሎቹ ደግሞ በቃ እንደዛ በቃ የተለያዩ ቦታ በመሄድም ሊሆን ይችላል። የሚያሳልፈው ስለዚህ በዛ መንገድ ነው ማለት ነው። የሚያሳልፈው ሰው እንደኔ ግን ከጠየቅኩኝ በቃ እንደዛ ነው ቅድም እንደነገርኩት ነው አንዳንዴ መጽሐፍ በማነበብ አንዳንዴ ፊልሞች በማነበብ አንዳንዴ ትምህርታዊ የሆኑ ፖድካስቶችን በማየት እዝናናለሁ ማለት ነው። ራሴን አዝናናለሁ እንደዛውም ደግሞ ጥሩ ጊዜ እንዲኖረኝ አደርጋለው። ማለት ነው ሰለዚህ በዛ መንገድ ነው ራሴን ማ

በስራ ቦታ ጓደኛ አለ? አዎ አለኝ ጓደኛ አለኝ። በስራ ቦታ አዎ። ስለዚህ አሉ ጓዳኞች እኔ አለኝ ብዬ ነው ማስበው እንግዲህ ያው አንተ ለራስህም ምትለው ይኖራል። ሌላ ሰው ሚያስቡ ደግሞ ሌላ ሊሆን ይችላል ማለት ነው። ስለዚህ እኔ ለራሴ አዎ አለኝ ብዬ አስባለው እንግዲህ አንድም ሁለቱም ቢሆን። የሰዎች አስተሳሰብና ላንተ ያላችው እንትን ላይ ደግሞ ይለያያል ማለት ነው። ስለዚህ እሱንም ማወቅና መረዳት አስፈላጊ ነው ማለት ነው። ስለዚህ እኔ እንደ እንደ እኔ አለኝ አዎ ነው ምለው። ጓደኛ ያስፈልጋል ምክንያቱም ለሆነ ነገር ለሆነ በቃ ጊዜ አብሮ ለማሳለፍ በጣም አስፈላጊ ነው። አብሮ ለመዝናናትም

የቴክኖሎጂ ችግር ሲያጋጥመህ ምን ታደርጋለህ? እንግዲህ የቴክኖሎጂ ችግር ሲያጋጥመኝ ቻት ጂቢቲ በመጠቀም የተለያዩ እንትኖችን ለምሳሌ ፕሮፕምት በማዘጋጀት ጥያቄ እጠይቀዋለሁ ያን ጥያቄ በዛ መንገድ ደግሞ ምን እንደሆነ ምን ችግር እንዳለ በጽሁፉ ላይ ተረድቼ ለማስተካከል እሞክራለሁ ማለት ነው። አለዛ ደግሞ ዩቲዩብ ላይ በመግባት ችግሩን እዛ ላይ እጽፋለሁ ከእሱ ጋር የሚመሳሰል ችግሮች ካሉ እነሱን በማውጣት በቃ በቀላል መንገድ ለእንትን ለማድረግ እሞክራለሁ። ሞክራለሁ ማለት ነው እንደዛ ነው የማረገው። ስለዚህ እንደዛ በማረግ ነው የማረገው ብዙ ጊዜ

ደንበኞች ጋር ትገናኛለህ ነው እሚለው? አዎ ትገናኛለህ አንዳንድ ጊዜ እኔ ከዚህ በፊት ስራ በምሰራበት ጊዜ ቢዝነስ በምሰራበት ጊዜ ሁሌ እየሄድኩ ነው ደንበኞቼን እማገኘው ማለት ነው። ለምሳሌ ደንበኞቼ ሱቅ ሊሆን ይችላል ሆቴል ሊሆን ይችላል። ስለዚህ እነሱን ማግኘት አለብኝ ማለት ነው። እነሱን ፈልጌ በማግኘት ሀሳቤን በመናገር ነው እምነግራቸው። እና ስለዚህ አዎ ሀሳቤን ነገባቸው እንትን እላለሁ ማለት ነው። ስለዚህ በዛ አይነት መንገድ። ሀሳቤን ነግብያቸው እንዲህ እንትን እንዲሉኝ ያደርጋለሁ ማለት ነው። ስለዚህ ሀሳብ ከደንበኞቼ ጋ ምን ችግር እንዳለ ምን ምን እንደሚሻሻል ሁሉ በመናገር እንትንም በማሻሻል ፕሮዳክትም

ሌሎችን መርዳት ትወዳለህ አዎ መርዳት እወዳለሁ። እኔ ያው ብዙ አልረዳም እረዳለሁ ብዬ አላስብም ግን ሰዎች ሰዎችን ሲረዱ ራሱ በቃ እኔ ለራሴ ኖሮኝ ብረዳቸው በጣም ደስ ይለኛል። ግን ሰዎች ደግሞ ሰዎች ሰውን ሲረዱ በጣም ይመቸኛል። ውስጤ ነው ማለት ነው በጣም ደስ ይለኛል ሰው ሲረዳ ሳይ ማለት ነው። ለምንድነው ምክንያቱም ሰዎች በደስታ ደስ ብሏቸው በእንባ በደስታ እንባ ሲያነቡ ምናምን ማየት በጣም ደስ ይለኛል። ደስ ያስደስታል ማለት ነው። የሰዎችን ደስታ በእንባቻቸው ሲታይ ስለዚ ሰዎችን መርዳት እንኳን እኔ ባልችል ሰዎች ሲረዱ ደስ ይለኛል። ደስተኛ እሆናለሁ ማለት ነው። ስለዚህ እንደዚህ አይነት ነገር ሀሳብ ደግሞ በሰው ውስጥ ማድረግ አሪፍ ነው ማለት ነው ያስፈልጋል።

የመጠጥ ውሃ ከየት ታገኛለህ ነው የሚለው? የመጠጥ ውሃ እንግዲህ ከተለያዩ ነገሮች ነው የሚገኘው። ስለዚህ ሰዎች ከተለያዩ ቦታ ከተለያዩ ነገሮች። ምን ያደርጋሉ? ውሃ ከከርሰ ምድር ሊሆን ይችላል። እና ከዛ ከሆነ ቦታ አውጥቶ ሊሆን ይችላል። ስለዚህ ከከርሰ ምድር አውጥቶ ብዙ ጊዜ ድርጅቶች ምናምኖች ውሃን የሚጠቀሙት ስለዚህ እሱ ደግሞ አስፈላጊ ነው። ከርሰ ምድር ውሃ ማውጣት እና መጠቀም ማለት ነው። እና እንደዛ ማድረግ አለብን ሁሌም እንደዛ ማድረግ ይኖርብናል። ማድረግም ይኖርብናል ብዬ አስባለው። ከከርሰ ምድር ከቧንቧ ከምናምን የተለያዩ ኬሚካሎች ለምሳሌ ክሎሪን ሰውን እንዳ እንትን እንዳያደርግ በማድረግ በመጠቀም ያስፈልጋል ማለት ነው። ስለዚህ ሁሌም እንደዛ ማድረግ አለብን።

የግሮቤቴን ድምጽ ትሰማለሁ ነው የሚለው? አዎ የግሮቤቴን ድምጽ እሰማለሁ እኛ ግረቤት በጣም ቤቱ የተጠጋጋና አንድ ቤት ሆኖ የተከፋፈለ ሆኖ ድምፃቸውን በቀላሉመ ትሰማለህ ማለት ነው። ስለዚህ እኛም ስናወራ ይሰማሉ እነሱም ሲያወሩ እሰማለሁ። ጮክ ብለው ሲያወሩ ቲቪ ሲከፍቱ ሬድዮ ሲከፍቱ ስንከፍት። ስለዚህ አዎ እንሰማለን ይሰማሉ። ስለዚህ ለምንድነው ብዙ ጊዜ? ቤቱ አንድ ሆኖ ክፍሉ ስለተከፋፈለ ነው እንደ አንድ ቤት ነው የሚቆጠረው። ስለዚህ የጎረቤታችን ድምጽ በቀላሉ ነው የምንሰማው ማለት ነው። ስለዚህ ይሄ ነው ያለው ነገር ማለት ነው። እንሰማለን በደንብ ነው የምንሰማው። ስለዚህ በቀላሉ ነው ድምጽ መስማትና ማሰማት የምንችለው። እነሱም ይሰማሉ እኛም እንሰማለን። ወጠር ፕሩቬል ማለት ነው።

አመራር ሚና አለህ ነው የሚለው? የአመራር ሚና እንግዲህ የአመራር ሲባል። ሰዎችን እንዴት ነው? የምትይዛቸው ከስተመሮችን እንዲህ ነው የምትይዛቸው ሰራተኞች እንዴት ነው? የምትይዛቸው የምታስተዳድራቸው የምታዛቸው። ሀሳባቸውን የምትቀበላቸው እንዴት ነው? እነሱ የምታነቃቀው የሚለው ሁሉ በጣም እነዚህን ሁሉ ይዛል ማለት ነው። ስለዚህ እነዛን ሀሳብ ሁሉ መያዝ አለበት ማለት ነው። ስለ እንትን ስናወራ። ስለዚህ ሁላችንም ማወቅ አለብን ስለዚህ ማለት ነው። ስለዚህ ያ አመራር ሚና ሲወራ። ይሄ ሁሉ ያስፈልጋል ማለት ነው። ሰዎችን እንዴት ነው የምትይዛችሁ? ሀሳባቸውን ተቀብለህ ወደ ተግባር ትለውጣለህ አንተ መተግበር የማትችለውን ደግሞ ለሀላፊ ማስተላለፍ ትችላለህ። በጥሩ ሁኔታ እንትን ትላለህ የሚለው ደግሞ ሌላ ነው ማለት ነው።

ደብዳቤ መጻፍ ትወዳለህ ነው የሚለው ሌላው አዎ ደብዳቤ መጻፍ። ድሮ ድሮ አዎ እጽፍ ነበረ ያው ብዙም ባይሆን ትንሽ ትንሽ። ግን እኔ ብዙም አይመቸኝም። ጽፌም አላውቅም ብዙም መጻፍ አይመቸኝም። በሌላ በኩል ደግሞ ስታየው። መጽሐፍ ደስ ይላል እኮ ጽሁፍ ለራሱ ለማሳመር ጽሁፌን ራሱ ለማሻሻል ደስ ይላል። ስትጠቀም ማለት ነው እንደዚህ አይነት ነገር ማለት ነው። ስለዚህ እነዛ ነገሮች አስፈላጊ ናቸው ብዬ አስባለሁ። እና በሌላ በኩል ደግሞ ደብዳቤ ለምሳሌ ለፍቅረኛ የሆነ የወደድካት ልጅ ካለች ምናምን ወይም ደግሞ ለቤተሰብ መልእክት መላክ ስንፈልግ ለጎደኛ ለማንም ሰው ደብዳቤ መላክ ስንፈልግ። መልእክት መልእክት ስፈልግ በደብዳቤ ነበረና ደብዳቤ መጽሐፍ ደስ ይላል።

ዋይፋይ ዋይፋይ ትጠቀማለህ ነው የሚለው አዎ ዋይፋይ እጠቀማለሁ። ዋይፋይ ብዙ ግዜ ይጠቀማሉ። ከድርጅቱ ላይ ማለት ነው። ያ ያ ሀሳብ ምንድነው? ሰዎች እንዴት ነው ዋይፋይ ተጠቅሞ ስራዎች ስራ የሚሰሩት ነው? ለምሳሌ የተለያየ ስራዎች አሉ የሚሰሩበት። ኢቭን አንዳንድ ነገሮች ቪዲዮዎች ራሱ ለመያዝ። ምን እንጠቀማለን ዋይፋን እንጠቀማለን ለምሳሌ። ዋይፋን ስንጠቀም እንግዲህ ሀሳባችን በቃ ኦንላይን እንትን ላይ ነው የተያያዘው ማለት ነው። ስለዚህ አሁን ይሄ ድርጅቱ ምናምን ሲመቻች ሲያመቻች። እንትን ይላል ማለት ነው። ስለዚህ ሰዎች እንትን በሚሉበት ጊዜ እንጠቀማለን ማለት ነው።

ዱቄት መ መፍ መፍጨት ታውቃለህ ይላል። ዱቄት መፍጨት እንኳን አላቅም ግን ሰዎች ዱቄት ሲፈጩ አያለሁ። ብዙ ወፍጮ ቤት እኛ ሰፈር ስላለ ስለዚህ ያን ያህል ከባድ አይደለም ማለት ነው። ስለዚህ ማሽን አለ ማሽኑ ላይ ይጨመራል። በወረፋ ጠብቀህ ትጨምራለህ ከዛን ይወርዳል ዱቄቱ ማፈስ ነው መውሰድ ነው አለቀ። ሌላ ምን ምን ዱቄት መፍ መፍጨት? ማወቅ ያስፈልጋል ታዲያ እሚያስፈጩት ሌላ ሰዎች ናቸው። አንተ እህልን ብቻ ይዘህ መሄድ ነው። ግን ደግሞ እንደ ድሮ እናቶች የድሮ እናቶች ለምሳሌ በ የሆነ በኘ በድንጋይ የሚፈጭ አለ እሱ ከሆነ። ጭራሽ አላቀውም ግን አይቼዋለሁ እሱን። በቅርቡ ራሱ አይቻለሁ ሰው ሲፈጭ በቅርቡ እንኳን የድሮ ተውና።

ስነ ጥበብ ትወዳለህ? አዎ ይመቸኛል ስነ ጥበብ በቃ ውስጤ ነው። ስለዚህ ስነ ጥበብ ሲባል እንግዲህ በጣም ብዙ ነገሮችን ነው በውስጡ የያዘው ሰዎች በውስጣቸው ምን አይናት እንትን ነው ያላቸው የሚለው ሌላ ነው ማለት ነው። ስለዚህ ሰዎች የራሳቸው ጥበብ አላቸው የራሳቸው ማንነት የሚያመነጩት በውስጣቸው የሚያመነጩት ነገር አለ ማን ነው። ስለዚህ እሱ እንዴት ነው የሚወጣው የሚለውን ምን ማድረግ አለብን መንገዘብና ማወቅ አለብን ማለት ነው። ስለዚህ በደንብ በደንብ መረዳትና ማወቅ ያስፈልጋል። ስለዚህ እኛ ሁሌም እንደዚህ ማድረግ አለብን ማለት ነው። ስለዚህ ስነ ጥበብ እወዳለሁ። በቃ ይመቸኛል። ሁሉም ሰው ይወዳል ብዬም አስባለሁ። ስነ ጥበብን የሚጠላ ሰው ያለ አይመስለኝም።

የምትወደው መተግበሪያ ምንድነው? ይላል እና የተለያዩ ብዙ መተግበሪያዎች አሉና። ለምሳሌ መተግበሪያ ሲባል አፕሊኬሽን ነው። ስለዚህ እነዚህን መተግበሪያ ለምሳሌ ዋትሳፕን ብታይ ቲክቶክን ብታይ እነዚህ በጣም ገራሚ የሚባሉ መተግበሪያ ነው። ግን ከዛ ውስጥ ምን ትወዳለህ ከሆነ? እኔ አሁን እኔ ቴሌግራም አፕሊኬሽን በጣም ይመቸኛል። ለምን አትልም? ሰዎች ጋር በቀላሉ የምገናኝበት አንዳንድ ስራዎችን ለመስራት የምጠቀምበት እሱ መተግበሪያ ስለሆነ ማለት ነው። በአሁን ጊዜ ግን ምርጥ መተግበሪያ ተብሎ የሚጠራው ቲክቶክ ነው። ምክንያቱም ሰዎች ስራቸውን በዛ ያስተዋውቃሉ። ብር ያገኙበታል። ከሰው ጋር በቀላሉ ይተዋወቃሉ ስለዚህ በዛ መንገድ። ሰዎች በጣም ተጠቃሚ ይሆናሉ ማለት ነው። ስለዚህ እኛም ምን ማድረግ አለብን? ሁሌም እንደዛ አይነት ነገር ምን ማረግ አለብን? ማየት አለብን ማለት ነው

የስራ ልብስ ትለብሳለህ ነው አዎ አሁንም ራሱ ለብሼ ነው ያለሁት። የስራ ልብስ መለበስ ግዴታ ነው። ለምሳሌ እኔ የስራ ልብስ ሲሆን ጋውን ነው ስለዚህ ያን ጋውን መልበስ አለብኝ ስራ ላይ በምሆንበት ጊዜ ማለት ነው። ሁሉም ስራ ቦታ የራሱ የተለያየ የስራ ልብስ አለ ማለት ነው። ለምሳሌ የዶክተሮች ጋር ብትሄድ ጋውን አለ ኬሚስቶች ጋር ብትሄድ ጋውን አለ። ፋርማሲስቶች ጋር ብትሄድ ጋውን አለ አስተማሪዎች ጋር ብትሄድ ጋውን አለ። ስለዚህ ሌላ ጋር ደግሞ ሆኖ ባንክ ብትሄድ ሱፍ አለ። ዘበኞች ጋር ብትሄድ ሱፍ አለ። ዲፕሎማት ብታይ ሱፍ አለ አለባበሳቸው ኮንስትራክሽን ሰዎች ሳይት ላይ ብታይ ሄልሜት እና ቱታ ምናምን አላቸው። ስለዚህ እንደዚሁ መካኒኮች ላይ ብትሄድ የስራ ልብሳቸው። ምንድነው? ቱታ ነው። ስለዚህ የስራ ልብስ ትለብሳለህ ለሚለው አዎ እለብሳለሁ።

በምን ሰዓት ትተኛለህ በምን ሰዓት ሳይሆን ስንት ሰዓት መሆን ነበረበት እንግዲህ በእንቅልፍ ጊዜ ነው። በምን ጊዜ ሲባል እንግዲህ ብዙ ጊዜ ሰው ትንሽ እረፍትም ቢሆን የሆነ እንደመተኛት ነገር ያደርገዋል ጭልጥ ያለ እንቅልፍም ባይኖር በስራ ቦታ ምሳ ላይ ምናምን ትተኛለህ። ያው እንቅልፍ ደግሞ ብዙ ጊዜ የሚባለው በቃ ሌሊት ነው። ራትህን ከበላህ በኋላ ወይም እንደሆነ ነገሮች ካየህ በኋላ እንቅልፍን ትተኛለህ ከአራት ሰዓት አምስት ሰዓት በኋላ ወይንም ከሶስት ሰዓት በኋላ ስለዚህ። ምን ሰዓት ትተኛለህ? ወይንም ከምን ሰዓት በኋላ ትተኛለህ ካልከኝ? እኔ እንደ እንተን ነው እንደ እንትኑ ነው የምተኛው። ለምሳሌ ሶስት ሰዓት የምተኛበት ጊዜ አለ። አራት ሰዓት የምተኛበት ስድስት ሰዓት የምተኛበት ሰባት ሰዓት እምተኛበት አለ። ስለዚህ እንደ ነገሩ ሁኔታ ነው ማለት ነው። እንቅልፋችን

የምትወደው መጽሐፍ ምንድነው? እኔ እንግዲህ ብዙ መጽሐፍ ነው የምወደው። ለምሳሌ ያ መጽሐፍ። በጣም ከወደድኩትና ካስደነቀኝ መጽሐፍ ውስጥ ቲንክ እንደ ብሮቪች የሚሉ በአንጻሩ በጣም ነው የተመቸኝ ማለት ነው። ጸሀፊው ናፖሊዮን ሂል ነውና። እና ያ ሰው እዛ ታሪክ ውስጥ ያለው ሰው። እንዴት መሰላችሁ? ሁለት ያ ታሪክ ውስጥ የተጻፈው ላፖሊ ሊድ የጻፈው ውስጥ። ሁለት ሰው ነው ያለው እና ሁለት አባት ነው ያለው። አንደኛው የስጋ አባቱ ሲሆን ሁለተኛው ደግሞ የጎረቤታቸው የጓደኛው። እንደ አባቱ የሚቆጥረው አባቱ አይደለም። እነሱ ጋር ነው የሚኖረው እነሱ ጋር ይጠይቃል። ይመራመራል ስለሱ ስለሱ። በቃ ያኛው። የተማረ ነው ያኛው ግን ትንሽ ነው የተማረው። በቃ እንደዛ ውስጥ

ማታ ምን ሰዓት ትመገባለህ ነው? ማታ እንግዲህ እኔ የምመገበው ብዙ ጊዜ ሁለት ሰዓት ነው። ሁለት ሰዓት ነው የምመገበው። ሁለት ሰዓት ሲሆን የማየው ፊልም አለ ስለዚህ ሁሉም ሰው ስለሚያየው በዛ ጊዜ ሳይደርስ እንበላለን። ስለዛ ሁሉም ተመልሶ ያንን ስለሚያይ በኋላ መነሳሳት ምናምን አይመቸውም ሰው ስለዚህ እንደዚያ ነው የምናደርገው ማለት ነው። እንትን ካልን በኋላ ራት ከደረሰ በኋላ በቃ ሁለት ሰዓት አስር ጉዳይ አምስት ጉዳይ። ሁለት ሰዓት ላይ እንትኑ ስለሚጀምር እሱ ማየት ስለምንጀምር እንጠቀማለን ማለት ነው። ምግባችንን ሁለት ሰዓት ሲሆን በልተን እንዘጋጃለን ማለት ነው። ስለዚህ ብዙ ጊዜ የምንበላው ሁለት ሰዓት ሁለት ሰዓት ሲሆን በቃ ምግቡ ተዘጋጅቷል ማለት ነው። ስለዚህ ሁለት ሰዓት ላይ ሲሆን ምግብ በልተናል